ከስራ ባደረቦቼ ጋር ጥሩ ግንኙነት አለው ወይ ነው? የሚለው። ከስራ ባለደረቦቼ እንግዲህ ጥሩ ሰዎች ናቸው፣ ጥሩ ጓደኞች ናቸው። እና የስራ ዋና ሀላፊ ባለደረቦችም በተመሳሳይ ደረጃ ያለነው ባልደረቦችም አሉ። እና ከእነዚህ ባለደረቦቼ ጋር በጥሩ፣ ጥሩ ግንኙነት አለኝ። ምክንያቱም የምንሰራው አብረን ነው፣ ምንበላውም አብረን ነውና ያው እንደ ቤተሰብ ነው የምንሆንና እንግዲህ ሰው አብሮ ሲሰራ የተለያየ አንዳንድ ችግሮች ሊኖሩ ይችላሉ። እነዛን ቀለል አድርጎ በማየት አብዛኛው ጊዜ ጥሩ ግንኙነት አለን። ከሀላፊያችን ጋር፣ ሀላፊያችን እናከብረዋለን፣ ስራችንም በአግባቡ እንሰራለን፣ ስራችንም በአግባቡ ከሰራን ደግሞ የስራ ባለደቡቦቻችን ጋር ምንም አይነት ግንኙነት ወይም ንክኪ አይኖረንም። የገንዘብ ምናምን ካልሆነ በስተቀር ምንም አይነት የሚያጣላ ወይ የሚያቀያይም ነገሮችን መቆጠብ ነው። ከዛ ውጪ ምንም የሚያገናኝን ነገር ስለሌለ እኔም ስራዬን፣ እነሱም ስራዬን፣ እኔም ስራዬን የማከብር ከሆነ፣ እኔም ሰው የማከብር ከሆነ እነሱም ያከብሩኛል። እና በዛ ሂደት ነው የሚሄድና የስራ፣ ከስራ ባለደረቦችህ ጋር ጥሩ ግንኙነት አለው ወይ? ለሚለው በጣም ጥሩ ግንኙነት አለኝ። ከስራ ባልደሮቦቼ ጨምሮ እስከ ሀላፊ፣ ባለ፣ እስከ ዘበኞቹ ድረስ ጥሩ ግንኙነት አለኝ።